ዳቦ ማብሰል እችላለሁ። በነገራችን ላይ እንደ አጋጣሚ ሆኖ አሁን ባለቤቴ ያለ ዳቦ አይበላምና በጣም ስለሚወድ ለዛም ዳቦ ማብሰል እችላለሁ ማለት ነው። ዳቦ የቻልኩት ማብሰል የቻልኩ ዳቦ ማብሰል የቻልኩት በልጅነቴ ነው እናቴ ጋር እያለሁኝ እናቴ በጣም ዳቦ ማብሰል ትወዳለች ብዙ ጊዜ ነው ዳቦ የምታበስለው። ቁርስ ሁሌ የምንበላው ዳቦ ስለሆነ ለዚህም ዳቦ ስለምታበስል ሞያ አላት የዳቦ ማብሰል ሞያ ስላላት ከዛ እየተማርኩኝ ነው ያደኩት። እና ወደ አስራ ሰባት ወደ አስራ ስምንት አመት ሲሞላኝ እኔም ማገዝ ጀመርኩኝ እየጠየኳት መጀመሪያ ዳቦ እንዴት ነው? ማብሰል የምችለው ከማብሰሌ በፊት ማድረግ ያለብኝ ነገሮች ስለምትነግረኝ እና እያየሁም ስላደግኩኝ እንዴት እንዴት እንደሆነ ግብአቶቹን ማወቅ ትችያለሁ ማለት ነው። ዳቦ መጀመሪያ ለማብሰል ማቡካት ይጠበቅብናል ዳቦ ካርቡካ ኦሬዲ ውስጡ ስለማይበስል ዳቦ ስናበስል መጀመሪያ ከማብሰላችን በፊት ማቡካት አለብን ማለት ነው። እና እኔም የዳቦ ግባቶችን ለማወቅ እና እንዴት ማወቅ እንዳለብኝ ተምሬያለሁ ማለት ነው። እዛ ቤት እያለሁ እናቴ ጋር እያለሁ ዳቦ በማብሰልም አግዛት ነበረ። እና መጀመሪያ ዳቦ ስናበስል መጀመሪያም የምናደርጋቸው የሚያስፈልጉ ግብአቶች አሉ መጀመሪያ ዋናው ዱቄት ነው የስንዴ ዱቄት ሊሆን ይችላል። የገብስ ዱቄት ሊሆን ይችላል ብዙ የተለያዩ ድቄቶች የፈርኖ ድቄት ሊሆን ይችላል እና ከስንዴ ድቄት ብንጀምር ዱቄት መጀመሪያ ስንዴው ተለቅሞ ይፈጫል ማለት ነው። ከተፈጨ በኋላ ተነፍቶ ማቡካት ያለብን መጠን ለክተን እናቦካለን ውሃ እናደርግበታለን ሞቅ ያለ ውሃ መሆን አለበት እንዲቦካ ማለት ነው። ብዙ ያልፈላ ግን ሞቅ ያለ ውሃ ለስ ያለ ይባላል ለስ ያለ ውሃ ከዛ ጨው ይደረግበታል ጨውም መጥነን እንዳይበዛ እንዳያንስ ማለት ነው። በኋላ ከበሰለ በኋላ ጨው ከበዛ ስለማብላት ስለማንችል ካነሰም ጣዕሙ ስለሚቀይር ማለት ነው እና ጨው መጥነን እናደርጋለን ትንሽዬ ስኳር እንደየአስፈላጊነቱ ማለት ነው። የሚፈልግ ሰው አለ የማይፈልግ አለ እንደኛ ቤት ስለሆነ እየተናገርኩ ያለሁት ትንሽ የስኳር እና እንጨምርና ከዛ ማቡኪያ ማቡኪያ እንዲቦካ ቶሎ እንዲቦካ እርሾ አለ የዳቦ እርሾ እንጨምራለን ሰ ይሄም ሳይበዛ ነው። ከዛ ሌላ ቅመሞች የዳብ ቅመሞች አሉ እንደ ጥቁር አዝሙድ ነጭ አዝሙድ የተለያየ የራሱ የሆነ የዳቦ ቅመም ተብሎ የሚዘጋጅ አለ እሱ አሸት አሸት በማድረግ ይደረግበታል። ከዛ ሞቀ ያለ ውሃ ጠብ እያደረግን ብዙ ውሃ ሳናበዛ ከበዛ ወደ ሌላ ወደ ከቀጠነ ዳቦ የሚባል ስም ስለማይሰጠው ውሃ ቀንስ እያደረግን እየጨመረን በደንብ እናሸዋለን ማለት ነው። ዳቦ በደንብ ሲታሽ ነው ዳቦ ሊባል የሚችለው ወይም በደንብ መብሰል የሚችለው በደንብ ካሸነው በኋላ ትንሽዬ ዘይት በመጨመር አሽተን ከዛ ፌስታል ከላይ ለላስቲክ እንሸፍ እናደርግበትና በላይስቲክ ሸፍነን ከፈለግን በፎጣም ሸፍነን ከዛ እንከድነዋለን ማለት ነው። እንደየሙቀቱ እንደየሀገሩ ስለሚለያይ እኛ ሀገር ብርድ ስለሆነ የአየር ሁኔታው ትንሽ የመቆየት ቢያንስ ለመቡካት ዳቦ ለመቡካጋት አንድ አራት ሰዓት ይፈልጋል ከአንድ አራት ሰዓት በኋላ አይተነው ሲን ንፍት ይላል ሲቦካ ይለያል ሲጀመር በማየትም እንለየዋለን ማለት ነው። በደንብ ኩፍ ሲል ወዲያውኑ ለኩሰን ምጣዳችን ለኩሰን ምጣድ ላይ ራሱ ሙቀቱ መመጠን አለብን በጣም ከበዛ ላይ ላይ ይበስል ወይም ላይ ላዩ ያርና ውስጡ አይበስልም ማለት ነው። በተመጣጠነ የሙቀት ሁኔታ ዳቦው ይደፋል ማለት ነው ዳቦ ተደፋ ወይም በሰለ እንላለን ማለት ነው። እና እንደዛ አድርጌ ነበረ እየጋገርኩኝ የነበርኩት ከዛ ቢያንስ እስከ ሃያ ደቂቃ እንደ እንደ ዳቦ መጠኑ ቢሆንም ቢያንስ ካህዴቃ ከበሰለ በኋላ እንገለብጠዋለን ማለት ነው። ከዛ በኋላ ወጥተን ዳቦው በስሏል ማለት ነው በትኩሱም መበላት ይችላል ማለት ነው። እና እንደ አጋጣሚ አሁን ካደግሁ በኋላ ደግሞ አሁን ባለትዳር ነኝ ማለት ነው። እና በአጋጣሚ ባለቤቴ ያለ ዳቦ አይበላም ዳቦ ግዴታ ማብሰል ስላለብኝ በየሶስት ቀኑ ሁሌ አበስላለሁ ማለት ነው። እና ዳቦ ማብሰል በጣም ደስ የሚል እና ቀለል ያለ ስራ ነው። ደስ ብሎኝ ነው ዳቦ የምጋግረው ማለት ነው። እና ቆንጆ ዳቦ እጋግራለሁ ድፎ የሚባል